ቀዝቃዛ የአየር ሁኔታ ጥሩ ነው። ከሙቀት ይሻላል ያው በልብስ በተለያየ በብርድ ልብስ በሻይ በምግብ በተለያየ ነገር እራስህን እያሞክ ልትከላከለው ትችላለህ። ስለዚህ እኔ ቀዝቃዛ አየር ከሙቀት አየር ይልቅ እወዳለሁ። ቀዝቃዛ አየር ለሰውነትም ጤና ነው ሰውነት ያጠነክራል።

ሩዝ በጣም ነው የምወደው። ብዙ ጊዜ ያው ስፖርት ስለምሰራ ከሩዝ የተለያዩ ቫይታሚን ፕሮቲን ኢነርጂዎች ምናምን ስለምናገኝ በጣም ሩዝ እወዳለሁ። ለሰውነትም ተስማሚ እና ጤናን የሚሰጠኝ ምግብ ስለሆነ ሮዝ እወዳለሁ። ሰውነት ገንቢም ነው ፕሮቲንም ሳለው ለስፖርተኛ ተስማሚ ነው

ሽቶ ያው አንዳንድ ሀዲፍ ቦታዎች ስሄድ ምናምን የምጠቀመው ከቤት ስወጣ ወደ ከተማ ለመዘነጥ ምናምን የሆነ ጉዳይ ኖሮኝ ስወጣ ነው። ብዙ ጊዜ ሽቶ የምጠቀመው እንጂ ዝም ብዬ ቤት በምቀመጥበት ታይም ሰፈር በምውልበት ሰዓት ሽቶ አልጠቀምም። ወደ ከተማ ስወጣ ለጉዳይ ሲኖረኝ ስወጣ ነው የምጠቀመው

እሳት ለማንደድ ብዙ ጊዜ ያው እንጨቶችን ቅጠሎችን ላስቲኮችን ወረቀቶችን ቤንዚል ጋዝ ክብሪት እንጠቀማለን እንደየ ከሰል አይነቱ እንጠቀማለን ከሰል እናደርጋለን። እንጨት ላስቲክ እና ቅጠል አድርገን ቤንዚል አድርገን ክብሪቱን መለኮስ መቃጠል እንችላለን

አዎ ብዙ ጊዜ በመስኮት በኩል መቀመጥ እወዳለሁ ትምህርት ቤት ራሱ በመስኮት በኩል ነው የሚቀመጠው ምክንያቱም ክፍል ውስጥ አላስፈላጊ ሽታ ሲኖር መስኮቱን በመክፈት ራሳችንን ማናፋት እንችላለን። እና ደግሞ መስኮት ላይ ስትሆን ብርሃን ይገባል ብርሃኑ ደግሞ ላንቴ ጠቃሚ ይሆናል።